ይበራል ግን ደህና ነው ንፋስ ብዙ የለም። አይሞቅም አይቆርድም ሙቀት የለም ትንሽ ብርድ አለ። ግን ብቻው ደስ ይላል እም የሆነ ስራው የሆነ ነው። ሙዚቃም እንትንም ደስ የሚል አየር አለው ብቻ ዛሬ ደስ ደስ ብሎኝ ነው የዋለው ንፋስ ብዙ የለም ፀሀይ ጠሀያማ ደግሞ አደለም። ደስ የሚልና ደስ የሚሰኝ ነበረና በዛ ደስ ብሎኝ ስለዋልኩኝ ደስ ብሎኝ ነው ስለዋልኩኝ ደስ የሚል ኮንዲሽን ነው ያለው። ብር መሳይ ነው ያለው ግን ብሩ ደግሞ ብዛ አደለም ደስ የሚል ነው እና